ቡና ለኔ ልዩ ነገር ነው። በየቀኑ ሶስት ጊዜ እጠጣለሁ። የቡናው ሽታ ብቻውን ያስደስተኛል። በቤታችን በህላዊ ቡና እናዘጋጃለን። በመጀመሪያ እናነሳዋለን፤ ከዚያ እንፈጨዋለን። ጀበና ውስጥ እናፈላዋለን። ጓደኞቼ ሲመጡ አብረን እንጠጣለን። ቡና መጠጣት እረፍት ማግኘት ነው። የቡና ሽታ ቤት ሁሉ ይሞላል። ይህን ጊዜ በጣም እወዳለሁ። ቡና ያለበት ቀን ጥሩ ቀን ነው። ይህ የእለት ተእለት ልምድ ነው።

ምርጥ ምግቤ ዶሮ ወጥ ነው። በጣም ጣፋጭ ነው፣ ቀይ በርበሬ ይጠቀማል፣ ሥጋና እንቁላል ይኖርበታል፣ ከእንጀራ ጋር እበላለሁ። ሁሌ እናቴ ታዘጋጀዋለች። ቤት ሁሉ ጥሩ ሽታ ያሸታል ቤተሰብ ሁሉ ይወዳል ትንሽ ለውዝ ሲጨመር የተሻለ ይሆናል ደረጃ በደረጃ በዝግታ መብላት ነው ከአይብ ጋርም ጥሩ ነው ይህ ምግብ አሁንም እፈልጋለሁ የምግብ ቤቶች ላይም እዝዣለሁ ዶሮ ወጥ የኢትዮጵያ ልዩ ምግብ ነው

ለደንበኛ አቀራረብ እያዘጋጀሁ ነው። በመጪው ሳምንት ይሆናል። እስላይዶች ማዘጋጀት አለብኝ መረጃ በግልጽ መቅረብ አለበት። ምስሎች እና ግራፎች ያስፈልጋሉ። በድምጽ ከፍ አድርጌ መለማመድ አለብኝ። በራስ መተማመን ማሳየት አለብኝ። ጥያቄዎችን መመለስ ብችል። የቡድን አባላት ያግዙኛል። አስተያየታቸውን እጠይቃለሁ። አቀራረቡን እናሻሽላለን። በዓልኝ በጣም አሳሳቢ ነው። ግን መዘጋጀት አለብኝ። ደንበኞች በሙያዊነት እንደምናሰራ ማየት አለባቸው። በመጨረሻ ስኬታማ ይሆናል ተስፋ አደርጋለሁ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

ምሽት ላይ ቤተሰቡ አብረን እንበላለን ይህ የእለቱ ምርጥ ጊዜ ነው። እናቴ ጣፋጭ ምግብ ታዘጋጃለች እህቶቼ ረዳት ይሆናሉ ሁላችንም በዙሪያ ተቀምጠን እንነጋገራለን። እያንዳንዱ ያእለቱን ታሪክ ይነግራል። አባቴ ይስቃል እናቴ ትከታተላለች ወንድሜ አዲስ ነገሮችን ይናገራል እኔም የእለቴን ልምድ እጋራለሁ። እንደዚህ አብረን መሆን እወዳለሁ። ቤተሰብ የቤት ማዕከል ነው። በየምሽቱ ይህንን እናደርጋለን።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

ዛሬ ትራፊክ በጣም ይበዛል ለሰአት ያህል አልተንቀሳቀስንም መኪኖች ረዣዥም ወረፋ ፈጥረዋል ሁሉም እየጮሁ ናቸው ግን ማድረግ የሚችሉት ነገር የለም። ሰዎች አንዳንዴ ያንገራግራሉ ሌሎች ሙዚቃ ያዳምጣሉ እኔ ውጭ እመለከታለሁ ፀሀይ በጣም ትቃጠላለች። እውቀቱ ይበዛል መዘግየቱ ያበሳጨኛል። ለስብሰባዬ ዘግይቼ እደርሳለሁ መልእክት መላክ አለብኝ። ትራፊክ ከተማው ችግር ነው ትዕግስት ያስፈልጋል። በመጨረሻ ይንቀሳቀሳል

የንግድ አውታረ መረብ ዝግጅት ላይ ነበርኩ ብዙ ባለሙያዎች ተሰብስበዋል አዳዲስ ሰዎችን መጠቆም እድል ነው። ለመጀመሪያ ትንሽ ፈራሁ ግን ወደ አንድ ቡድን ቀረብኩ። ራሴን አስተዋውቄያለሁ። ስለ ስራዬ ተናግሬያለሁ። ሌሎችም ስለእነሱ ነግረውኛል። የንግድ ካርዶችን ተለዋወጥን። የሚገርም የሙያ አጋጣሚዎች ሰማሁ። አንዳንዶቹ ምክር ሰጥተውኛል። የመገናኘት ግንኙነት መፍጠር ያስፈልጋል። ምናልባት ለወደፊት መተባበር እንችላለን። ይህን እድል አመሰግናለሁ። የስራ አውታረ መረብ ለእድገት አስፈላጊ ነው።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

አዊ ዳንስ መማር ጀምሪያለው እስክስታ በጣም ውብ ነው። እግሮችንና ትክሻዎችን በልዩ መንገድ እንጠቀማለን የሙዚቃ ምትን መከተል አለብን መምህሩ እንቅስቃሴዎችን ያሳያል እኛም እንደግማለን ለመጀመሪያ ከባድ ነበር። አሁን እየተሻልኩ ነው። ከሌሎች ተማሪዎች ጋር እንለማመዳለን ሁላችንም አብረን እንደምናለን። በዓላችንን መጠበቅ አስፈላጊ ነው። በበዓላት ላይ እናቀርባለን ዳንስ ደስታና ኩራት ነው። ይህ የኛ ማንነት ነው።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

በየቀኑ በአውተቡስ እጓዛለሁ ጠዋት ላይ በሰዎች ተሞልቶ ይሆናል ሁሉም ወደ ስራ እየሄዱ ናቸው። አንዳንዶች እየተኛ ይጓዛሉ ሌሎች ሞባይል ይመለከታሉ። መስኮት አጠገብ መቀመጥ እወዳለሁ። ከከተማው እይታ ውብ ነው። ህንፃዎችና ሰዎች ለአይ ያለፋሉ። አንዳንድ ጊዜ ትራፊክ ይበዛል መጠበቅ ያስፈልጋል። ሹፌሩ ፈጣን ያሽከረክራል የእለት ተእለት ጉዞ ነው። ሰዓት ወስዶ ይወስዳል። ጊዜ ለማሰብ ግን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

ሙዚቃ ለሁለት ህይወት አይቻልም በየቀኑ እሰማለሁ የኢትዮጵያ ሙዚቃ ምርጥ ነው። ባህላዊ መሳሪያዎች ልዩ ድምጽ አላቸው። ዘመናዊ ዘፈኖችም እወዳለሁ። ሲሰራ ሙዚቃ ያግዘኛል። በመኪና ውስጥም እሰማለሁ። ከጓደኞች ጋር አዲስ ጅንሶችን እንለዋወጣለን። አንዳንድ ዘፈኖች ያረኩኛል። ሌሎች ደስ ያሰኙኛል። ሙዚቃ ስሜትን ይለውጣል ቃላቱ ትርጉም አላቸው። ሁሌም ማዳመጥ እፈልጋለሁ። ሙዚቃ ህይወት ነው

ዛሬ የቡድን ስብሰባ አለን ሁሉም ስራተኞች ይሰበሰባሉ። አዲስ ፕሮጀክት መወያያ አለብን አለቃው የስራ ክፍፍል ያቀርባል። እያንዳንዱ የተግባሩን ሚና ያውቃል ሀሳቦችን ተለዋውጠን እናቀርባለን። አንዳንዶች ጥያቄዎች ይጠይቃሉ ሌሎች አማራጮችን ይሰጣሉ። ጊዜ የገደብ አጥብቀን መከተል አለብን ትብብር አስፈላጊ ነው እርስ በእርስ መደጋገፍ ያስፈልጋል። ስብሰባው በሰአት ይወስዳል ግን ግልጽነት ያገኛል። ከዚያ ወደ ስራ እንመለሳለን ተነሳሽነት ይሰማናል

ልብስ የማጥብበት ቀን ሁሌ ረቡ ነው ቆሻሻ ልብሶችን አሰበስባለሁ በቀለም አለያያለሁ ነጭና ቀለማት የተለያዩ ናቸው በማሽን አጥቤ እያሙኛለሁ። መሸት መረጃ አስፈላጊ ነው። ደረቅ ሳይሆኑ በገመድ ላይ ሰቅላለሁ ፀሀይ ያደርቃቸዋል። ሽቷቸው ደስ የሚል ነው ከደረቁ በኋላ እቀብላለሁ። አንዳንድ ልብሶችን እለብድባለሁ ንጹህ ልብስ መልካም ስሜት ይሰጣል። ይህ የሳምንት ተግባር ነው። ሁሌ ማድረግ አለበት

በሳምንቱ ቤተሰቤን እደውላለሁ ከቤት ርቄ ስለምኖር አናግራለሁ እናቴ ሁሌ በደስታ ትመልሳለች ስለ ሁሉም ነገር ተነግረኛለች አባቴም መልስ ይሰጣል እህቶቼ ደስታቸውን ይጋሩናል። ስለ አዲስ ነገሮች እንነጋገራለን የቤት ወሬዎችን እሰማለሁ። አንዳንድ ጊዜ ይናፍቀኛል ግን ድምፃቸውን መስማት ያስደስተኛል። እዚያ ሁሉም ነገር እንዴት እንደሆነ እረዳለሁ። ግንኙነት በጣም አስፈላጊ ነው። ቤተሰብ ሁሌ በል ቢወስድ

አዲስ ነገር መማር ፈተና ነው ከጥቂት ወራት በፊት ጀምሬያለሁ መጀመሪያ በጣም ከባድ ነበር ብዙ ስተቶችን እሰራ ነበር ግን ቀስ በቀስ እየተሻልኩ ነው። በየቀኑ ትንሽ እለማመዳለሁ መምህሬ ታግዘኛለች ኢንተርኔት ላይ እመረምራለሁ። አንዳንድ ጊዜ ተስፋ እቆርጣለሁ ግን እቀጥላለሁ ትንሽ እድገት ሲኖር ደስ ይለኛል። ትዕግስት ያስፈልጋል አሁን የተሻለ ሁኗል። አዲስ ችሎታ ለወደፊት ይረዳል

የእንቅልፍ ልምዴ ጥሩ አይደለም። ብዙውን ጊዜ ዘግይቼ እተኛለሁ። ፊልም እመለከታለሁ። ወይም አነባለሁ ከዚያ ለመነሳት ከባድ ይሆናል። አልጋ ላይ በጣም እደክማለሁ። ቡና ያስፈልገኛል። የመተኛት መርሃ ግብር ማዘጋጀት አለብኝ። ዶክተሮች ስምንት ሰዓት ይመክራሉ። ግን እኔ ስድስት ሰዓት ያህል እተኛለሁ። በቂ አይደለም ስልኬን ባታም በፊት ማስቀመጥ አለብኝ። የእንቅልፍ ጤናት አስፈላጊ ነው። ይህን መለወጥ እፈልጋለሁ በእረፍት የተሻለ እሰራለሁ።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

ስልኬን በጣም እጠቀማለሁ ሁሌ እየፈተሽኩ ነው በማለዳም ነቅቸ እመለከታለሁ በማህበራዊ ሚዲያ መተዋወሪያዎችን እከፍታለሁ ወዳጆች ምን እያደረጉ እያረጉ ነው መልእክቶችን እመልሳለሁ ሰዓታት ያልፋሉ። ይህጤናማ አይደለም። ሌሎች ነገሮችን ማድረግ አለብኝ እንደ ማንበብ ወይም የአካል እንቅስቃሴ። ግን ስልኬ ያሳንፈኛል አስተያየቶችን ማንበብ እወዳለሁ። ቪዲዮዎችን እመለከታለሁ የስክሪን ጊዜን መቀነስ አለብኝ። ተጠቃሚ መሆን ይቻላል ሚዛን ማግኘት ያስፈልጋል። ስልኮች ጠቃሚ ናቸው ግን ቁጥጥር ያስፈልጋል።